በሚገባ ዳቦ ከማብካት ጀምሮ አብስሎ እስከመመገብ ያለኝ እውቀት ጥሩ ነው። በትንሹም ቢሆን በእርግጥ በሀበሻ ባህል ብዙ ወንዶች አያበስሉም ያም ሆኖ ግን እኔ አበስላለሁ ዳቦ ጣፋጭና በብዙ በቴመር በምናምን የተሰራ ዳቦ በደንብ አድርጌ ነው የምበላው እወዳለሁ።

በተለየ በተለየ ሁኔታ የማስታውሰው በዓል የለም። ያው በዓሎች ይመጣሉ ይሄዳሉ እንደ በዓሉ ድምቀት ደስተኛ እሆናለሁ አንዳንዴ ጥሩ ምግብ ምናምን ከሌለ ብዙ ላልደሰት እችላለሁ ግን በተለይ ሁኔታ የማስታውሰው በዓል የለም።

የምወደው ጣፋጭ ምግብ እንደ አብዛኛው ኢትዮጵያዊ በጣም የምወደው ጣፋጭ ምግብ። ክትፎ እና ዶሮ ወጥ ነው ብዙ ኢትዮጵያዊ ክትፎ እና ዶሮ ወጥ ይወዳል። እኔም እንደዛው እንደማንኛውም ኢትዮጵያዊ ክትፎ እና ዶሮ ወጥ እወዳለው። በተለይ ጥሬ ክትፎ እና ዶሮ ወጥ በጥሩ ሁኔታ የተሰራ ዶሮ ወጥ በቅቤ የተሰራ ዶሮ ወጥ እወዳለሁ

በሳምንት አንድ ወይ ሁለት ኢሜል እልካለሁ። አንዳንድ ጊዜም በየቀኑ። በሳምንት ሁለት ሶስት ኢሜል ልካለሁ ከዛ በላይ። አልክም ምክንያቱም ብዙም የሚያላልካኝ ነገር ስለሌለ። ኢሜል ብዙ አልጠቀምም። ለዛ ብዙም አይደለም ኢሚል አጠቃቀሜ

አስተያየት መቀበል በጣም እወዳለሁ ለምን ገንቢ ስለሆነ አስተያየት መቀበል በጣም አስፈላጊ መስሎም ስለሚሰማኝ። አስተያየት መቀበል እወዳለሁ ለምን የሚያርመኝ ከስህተቴ የሚመልሰኝ አስተያየት ስቀበል ስለሆነ። በፊት በፊት ብዙም አስተያየት አልሰማም ነበር። አሁን ግን አስተያየት እቀበላለሁ በጣም ኮንስትራክቲቭ ስለ መስሎ ስለሚታየኝ ማለት ነው

ጠዋት የምበላው ቋንጣ ፍርፍር ወይም ደግሞ በቅቤ የተሰራ የእንጀራ ፍርፍር እበላል ድሮ በዳቦ ነበር ምበላው ኋላ ጨጓሬን ወይም አንጀት አካባቢ ትንሽ አለመስማማት ተፈጠረና አሁን አሁን ከእንጀራ የተሰሩ ምግቦችን አዘወትራለሁ። ቀን፣ ጠዋት ብቻ ሳይሆን ቀንም፣ ምሳም እራትም

አማርኛ እችላለሁ። እንግሊዝኛ እችላለሁ ሀዲኛ እችላለሁ ከንባተኛ እችላለሁ አላብኛ እችላለሁ። ሌሎቹን እንኳን እንዲሁ ስልጥኛን በመስማት ደረጃ ነው። ስለዚህ አራት ወይም አምስት ቋንቋ ኦልሞስት አራት ቋንቋ በአግባቡ እናገራለሁ። ከዛ ውጪ ያለውን በመስማት ደረጃ ደግሞ ሶስት አራት ቋንቋ እሰማለሁ።

አሁን አቧራ በጣም ችግር ይፈጥርብኛል። ለምን አቧራ ችግር የሚፈጥርብኝ በአፍንጫዬ በአፌ ገብቶ ስለሚያፍነኝ አቧራን አልወደውም። ሶ- ስነዳ በተለይ አቧራ አፍንጫ ውስጥ እንዳይገባ መስታውት እዘጋለሁ። በጣም አቧራማ መንገድ ላይ ስነዳ። አቧራ ችግር ይፈጥራል አዎ ግልጽ ነው ሳይነስ ያሲዛል ለዛ ለዛ ሳይነስ ስላለብኝ እሱን ስለሚንቀሳቀስ አልወድም።

ብዙ መሳሪያዎች አልጠቀምም በአብዛኛው ቢሮ ውስጥ ቁጭ ብዬ ያው ኮምፒውተሮችን እጠቀማለሁ እስክሪቶ ወረቀቶችን እጠቀማለሁ ሞባይል እጠቀማለሁ። ለመጓጓዣ መኪና እጠቀማለሁ። ያ ያ በመሆኑ እንደዚህ እንደዚህ ቀለል ያሉ የቤት ውስጥ እቃዎች መክተፊያ ማንኪያ ሹካ ቢላ እጠቀማለሁ።

ሌሎችን ማበረታታት እችላለሁ መቻል ብቻ ሳይሆን እወዳለሁም ለምን? ሰዎች ሞራላቸውን እንዲጠብቁ እመክራለሁ። ብዙ ጊዜ አንዳንዴ ሰዎች በሆነ በሆነ ነገር ሞራላቸው ተነክቶ ተሰምቷቸው አዝነው ሳገኝ አበረታታለሁ። ሌሎችም ማበረታታት እወዳለሁ። ሌላ ጊዜ ደግሞ የሆነ ስራ ሊሰሩ ሰዎች ከደከሙ አበረታታችኋል

ይቅርታ መጠየቅ። ካጠፉ ግዴታ ስለሆነ ይቅርታ እጠይቃለሁ ቀላል አይደለም። አክችዋሊ ግን ያም ሆኖ ይቅርታ መጠየቅ አስፈላጊ ነው ብዬ ባመንኩ ሰዓት። ይቅርታ እጠይቃለሁ። ግን ቀላል ነው ብዬ አላስብም አንዳንድ ነገሮች ይቅርታ ለማድረግ ይተናነቁሃል። ይከብዱሃል ይቅርታ ለመጠየቅ አንዳንዴ ይከብዳል። ቢሆንም ግን መጠየቅ መልካም ነው ብዬ አስባለሁ። ጥፋት የሰራው መስሎ ሲሰማኝ እጠይቃለሁ ቀላልም ባይሆን

የጨረቃ ብርሃን በጣም እወዳለሁ። ጨረቃ ውብ ሆና ስትታይ አንዳንዴ በመስኮት ማታ መጋረጃ ገልጬ በመስኮት አያለሁ። ደስ ይለኛል። ግን ብዙ ተፈጥሮ አድናቂ ሰው ነኝ ብዬ አልገምትም። ጨረቃ ብርሃን ግን እወዳለሁ። ደስ ይለኛል።

ድሮ ልጅ እያለሁ ቤታችን ቧንቧ ስላልነበረ ውሃ አመጣ ነበር በጀሪካን። አንዳንድ ጊዜ ከምንጭ አንዳንድ ጊዜ ከቦኑ እቀዳ ነበር። አሁን እንኳን በቤታችን ባንቧ ስላለ። ውሃ ማምጣት አያስፈልገኝም ግን አውቃለሁ ውሃ ማምጣት አውቃለሁ በህፃንነቴ ውሃ በማምጣት ነው ያደኩት

በስራዬ ላይ ተግዳሮቶች የምላቸው ነገሮች አንዳንድ ጊዜ የገንዘብ እጥረት የሎጂስቲክ እጥረት ይኖራል ስራ ላይ ብዙ ጊዜ ተግዳሮት ሆኖ ግን የማገኘው ሰዎች አለመስማማት ሰዎችን ማሳመን ከሰዎች ጋር አለመግባባት ሲፈጠር ያንን እንደ ትልቅ ተግዳሮት እወስደዋለሁ።

ስትታመም ከስራ ትቆያለህ ያልከኝ ስትታመም ከስራ ትቀራለህ ለማለት ከሆነ በጣም ነው ከባድ ህመም ካልሆነ ከስራ አልቀርም። ግን የሚያስቀር ደረጃ ህመም ተከስቶ ከሆነ አወን ልቀር እችላለሁ። ግን አለመቅረትም እመርጣለሁ የሚያስኬድ አቅም ካለኝ ብዙ ጊዜ መሄድና ስራ ገበታ ላይ መገኘትን ነው የምመርጠው

ወደ ስራ እንዴት ትሄዳለህ? ያልከው ወደ ስራ እንዴት ትሄዳለህ ከሆነ በመኪና እሄዳለሁ። አንዳንድ ጊዜም በእግሬ እሄዳለሁ። በታክሲም ልሄድ እችላለሁ እንደሁኔታው መኪናዬ ቤት ከሌለ በታክሲ ሄዳለሁ። ብቻ እንደሁኔታው በእግሬም እጠቀማለሁ። በተለያዩ መንገዶች ወደ ስራ እሄዳለሁ

ዋና ሀላፊነቶቼ ልጄን ማሳደግ ለዛ የሚያስፈልገኝን ገቢ ደግሞ ማግኘት- በኦንላይን ስራ ሊሆን ይችላል። በማንኛውም ስራ ብቻ ሰርቶ ገንዘብ ማግኘት ዋና ሀላፊነቴ ነው። ቤተሰቤን ለማስተዳደር ልጄን ለመንከባከብ- በቢሮ ውስጥ ከሆነ ሀላፊነቴ አስፈላጊውን ስራ እሰራለሁ። ለቢሮ ትርፋማነት ጥሩ የሆኑ ስራዎች-

ልጅ ሁኜ በትምህርት ቤት የምወደው ትምህርት ሂሳብ ነበር። አክችዋሊ አሁንም ሂሳብ ያስደስተኛል ሂሳብ መስራት እንደ ጨዋታ ስለማይመስለኝ። ነው ሂሳብ ነበር የምወደው። አሁን ትምህርት ላይ ባልሆንም በፊት ትምህርት ላይ ያለው ሂሳብ እወድ ነበር

ቅድም እንደተናገርኩት የምወደው ምግብ ክትፎና ዶሮ ነው ግን አንድ የረሳሁት ነገር ነበር አሁን ልጨምርልህ ጥሬ ስጋ እወዳለሁ። አመት ባዓል ሲሆን ወይም አንዳንዴም ሆም ብዬ ጥሬ ስጋ የሚሸጥባቸው ስጋ ቤቶች ሂጄ እመገባለሁ

በልጅነቴ የምወደው ጨዋታ ድብብቆሽ ነበር። የተደበቅኩ ሰው ማስደንገጥ ደግሞ በጣም የሚያስቀኝ ስለነበር። ተደብቄ ሰዎችን አስደንግጬ ሲደነግጡ አይቼ በጣም እስቅ ነበር። እዛ በተረፈ እግር ኳስ በትንሽ እጫወታለሁ። ሌባና ፖሊስም እወድ ነበር

ጥፍሬን እቆርጣለሁ ሁል ጊዜም ጥፍሬን ማሳጠር ያስደስተኛልያስደስተኛል። ጥፍሬን እንዲረዝም አልፈቅድለትም ለምን ምቾት አይሰጠኝም። አጭር ሲሆን ስለሆነ ምቾት የሚሰጠኝ ጥፍሬ ብዙ ጊዜ ጥፍሬን ማሳጠር ነው የምመርጠው ሶ ጥፍሬን እቆርጣለሁ። አዎ፣

ማታ ማታ ብዙ ጊዜ የውሾች ድምጽ ባለውበት አካባቢ ብዙ ውሾች ስላሉ የውሾች ድምጽ ሰማለሁ ጅቦች ሲጮህ ይሰማል። አንዳንድ ጊዜ የ ነፍሳት ሲር ሲርታ ይሰማል። እኛ ብቻ ሳይሆን ወፎችም አንዳንዴ ድምጽ ያሰማሉ።

ይሄን ጥያቄ ቅድም መልሻለሁ ብዙ መተግበሪያዎችን አውርጄ ተጠቅሜያለሁ አሁንም አወርዳለሁ አስፈላጊ ሆኖ ሲገኝ መተግበሪያዎችን አውርጀ እጠቀማለሁ። ምክንያቱም ብዙ ጠቃሚ መተግበሪያዎች አሉ ስለዚህ እነሱን አወርዳለሁ። እጠቀማለሁ እንደአስፈላጊነቱ።

ቡና በማሽን መፍጨት አውቃለሁ። ማሽን ሲበላሽብን ደግሞ ራሴ በሙቀጫ እናዘነዘና ይዤ ቡና እወቅጣለሁ። እንደ ባህላችን አወቃቀጥ። አሁን አሁን ግን በአብዛኛው በማሽን ነው የምፈጨው። በኤሌክትሪክ ማሽን ቡናውን እፈጫለሁ ከዛ የተለየ ነገር

አዎ ኮምፒውተር መጠቀም እችላለሁ የተለያዩ አፖችንም ከኮምፒውተር ላይ ጭኘ መጠቀም ያስደስተኛል። መፅሀፍቶችን በኮምፒውተር ማንበብ ያስደስተኛል። ደግሞ አንዳንዴ ዩቲዩብ ቪዲዮዎችን አያለሁ። ትምህርቶችን ከዩቲዩብ እማራለሁ። የተለያዩ ስራዎችን እሰራለሁ

መንገዴ ለጊዜው ስም የለውም ብሎ መውሰድ ይቻላል የሰፈር መንገድ ነው። ብዙ ታዋቂ መንገድ አይደለም? ወይ ደግሞ እኔ ስሙን ብዙም የማውቀው አይመስለኝም። ኤንዌይስ አላውቀውም ብዬ መውሰድ እችላለሁ መንገዴን

በቤተሰቤ ከእንቁጣጣሽ ጀምሮ አመት ውስጥ ያሉ ሁሉንም ባዕላት እናከብራለን። እንቁጣጣሽ መስቀል፣ ገና፣ ጥምቀት፣ ትንሳኤ፣ ሙታን እና ቡሄ የመሳሰሉትን ሁሉ የክርስቲያን እኔ ክርስቲያን ስለሆኩኝ የክርስቲያን ባዕላትን አከብራለሁ። ሌሎች ሙስሊም ሰዎች ደግሞ የሙስሊም ባዕላትን ያከብራሉ።

ብዙ ቁጥጥር አላደርግም ግን አልፎ አልፎ አስፈላጊ ሲሆን። የቤት ውስጥ እቃዎችን ቁጥጥር አደርጋለሁ በቢሮም ያሉ እቃዎችን እቆጣጠራለሁ። አንዳንዴ ጊዜ በሳይት ያሉ እቃዎችንም እቆጣጠራለሁ ግን በአብዛኛው የምቆጣጠረው ሳይት ላይ ያሉ እቃዎችን ነው።

ሁል ጊዜ ስልጠና ወስዳለሁ በተለይ ዩቲዩብ ለዚህ በጣም የሚጠቅመኝ ነገር በመሆኑ የዩቲዩብ ስልጠና ሁልጊዜ እወስዳለሁ የተለያዩ ነገሮችን እሰለጥናለሁ። አንዳንድ ነገሮችንም እማርበታለሁ ስልጠና ብቻ ሳይሆን። ከዛ አንፃር ስልጠና እወስዳለሁ

ወደ ስራ አዎን በሰአቱ እደርሳለሁ። ለምን? በሰአት መድረስ በተለይ በጧት መድረስ ያስደስተኛል። ፀሀይ ሳይሞቅ ደርሼ አስፈላጊውን ነገር ሰርቼ። በጊዜ ፀሀይ ሳይበረታ ወደ ቤት መመለስ ስለምፈልግ። ከሰአቱም ቀድሜ ነው የምደርሰው።

የስራ አሰራሮችም ወይም ቅደም ተከተሎችን በሚገባ እከታተላለሁ ስራው በአግባቡ መሰራቱን ለማረጋገጥ እከታተላለሁ ተግባራዊነቱን እና አፈጻጸሙንም በአግባቡ አያለሁ በጥራት መሰራት አለመሰራቱንም እከታተላለሁ። በተገቢ ሁኔታ መሰራቱን አለመሰራቱንም እከታተናለሁ

ልብሶቼን ብዙ ግዜ በስርዓት እኔ አደለሁም ባለቤቴና አናቴ ግን በስርዓት አጣጥፎ ያስቀምጣሉ። እኔ እንኳ ትንሽ ዝርክርክ ምባል አይነት ሰው ነኝ። አሁን አሁን ግን በአግባቡ ማስቀመጥን እየለመድኩ ነው። ሶ በአግባቡ የተቀመጡ ናቸው ልብሶ

በፍጹም እኔ ኮከቦችን መመልከት አልወድም። እንደዚህ አይነት እምነትም አመለካከትም የለኝም። እኔ ክርስቲያን ነኝ ክርስቲያናዊው አካሄድ ነው የምሄደው። ኮከቦችን መመልከት ከጥንቆላ ጋር ስለሚያያዝ ብዙ ጊዜ በባህላችን ኮከቦችን መመልከት አልወድም አልከታተልም

በእውነት ለመናገር ስጦታ መስጠት ቢያስደስተኝም፤ ብዙ የመስጠት ልምዱ ግን የለኝም፤ ትሬይን አላረኩም፤ ከዛ መልኩ ስጦታም ብዙ ተሰጥቶኝም ስለማያውቅ ይመስለኛል፤ የስጦታም መስጠት ልምዱ የለኝም፤ እንደመውደድ እወዳለሁ፤ ብዙ ሰጥቼ አላውቅም፤ ብዙም አላስታውስም፤

በተለይ በዝናባማ ጊዜ ቤት ውስጥ አረፍ ብዬ ከሰል መሞቅ ስለምወድ እንዲሁም የተጠበሱ እሸቶችን መመገብ ስለምወድ በእረፍት ጊዜ ማነው በክረምት ጊዜ እረፍት ደስ ይለኛል። በእረፍት ጊዜ ደግሞ የተለያዩ ነገሮችን መጎብኘትም እወዳለሁ። ማየት ዞሮ ዞሮ እያልኩኝ ሙዚየሞች ምናምን ማየት ያስደስተኛል።

አሁን እራሱ እኮ እየተጠቀምኩ ያለሁት የሞባይል ዳታ ነው አዎ የሞባይል ዳታ እጠቀማለሁ አንዳንዴ ዋይፋይ እጠቀማለሁ ያለኝን ዳታ ከሆነ ግን በዳታ ነው የምትጠቀመው የሞባይል ዳታ አሁን እጠቀማለሁ ሞባይል ዳታ ዋይፋም እጠቀማለሁ በርግጥ።

በመስመር ላይ ሙዚቃ ትሰማለህ ማለት የሙዚቃ ቻናሎችን ትሰማለህ? ወይ ማለት እንደሆነ እገምታለሁ አሁን ሙዚቃ እሰማለሁ አንዳንድ በጣም የምወዳቸው ኢትዮጵያዊ ሙዚቃዎች አሉ። ከውጭ ደግሞ አንዳንድ ሙዚቃዎች አሉ በጣም የምወዳቸው እነሱን አጣጥማለሁ።

የምሳ ዕረፍቴ ከስድስት ተኩል እስከ ሰባት ተኩል አንድ ሰዓት ነው። በዛች ሰዓት ምሳዬን እበላለሁ ቡናዬን እጠጣለሁ። ከዛ ወክ እያረኩ ወደ ስራ ገበታዬ እገባለሁ ብዙ ጊዜ ከስራ ቦታ ሳርቅ ስለምበላ ይበቃኛል። ሰዓቱ

ማታ ከመምሸቱ በፊት ብዙ ጊዜ አስራ ሁለት ሰዓት አካባቢም እመገባለሁ። ለጤናዬ ተስማሚ ሆኖ ስላገኘሁት ሳይመሽ በጊዜ ነው የምመገበው። ምክንያቱም ከረፈደ ምግብ ከበላው ለጨጓራዬ እና ለተለያዩ ነገሮች ህመም የሚፈጥርብኝ በመሆኑ። ቀደም ብዬ አስራ ሁለት ሰዓት ሳይመሽ ነው የምበለው።

በገንዘብ በኩል ቁጠባ ብዙ የምችል ሰው አይደለም ገንዘብ ብዙ አልቆጠብም። ያ ለማባከን ፈልጌ ሳይሆን ችሎታ የለኝም ብዙ ገንዘብ የመቆጠብ ብዙ ጉብዝና የለኝም። ብዙ ጓደኞቼ ግን ከእኔ የተሻለ ገንዘብ መቆጠብ ልምድ አላቸው። እኔ ደካማ ነኝ

የምመኘው ስራ ብዙ ጊዜ በቤት ውስጥ ቁጭ ብሎ የሚሰሩ ስራዎችን ኦንላይን ሆኖ መስራት ስለምወድ ለ ኮንስትራክሽን ዲዛይኖችን ቤት ውስጥ ሆኜ እሰራለሁ ቪዲዮ ኤዲቲንግ እሰራለሁ። የተለያዩ ካፒታል ማርኬት ስራዎችን

የስራ ምግባር አከ አከብራለሁ የስራ ብቻ ሳይሆን ሌላኛ ማንኛውንም ስነ ምግባር አክባሪ ነኝ። ምክንያቱም ጨዋ ሰው እወዳለሁ። ሶ በጣም ምግባር አክባሪ ነኝ። መከበር አለበት ብዬም አስባለሁ። በጣም አከብራለሁ ብዬ ማለት እችላለሁ

ዛሬ የመጀመሪያ ምግቤ ቅቅል ነው። ምክንያቱም አመት ባል ስለነበረ። ዛሬ ቆንጆ ቅቅል ቤታችን ነበረ። እናቴ ቅቅል ሰጥታኝ በጣም ደስ ብሎኝ ብቅቅል በልቻለሁ። አሁን ራሱ ማውራ በቅቅቡ ቅቅሉ ጥጋብ በጣም ሞልቶ ነው። የማወራ ደስ ብሎኛል

የበጋው መግቢያ ይመስለኛል። ክረምት ካለፈ በኋላ በጋው ሲገባ መስከረም ጥቅም ህዳር መጸው የሚባል ይመስለኛል በኢትዮጵያ አነጋገር ይሄን ወቅት በጣም እወደዋለሁ። ለምን አበቦች ስለሚፈኩ። ጥሩ ማዕዛም ስላላቸው ሜዳው መስክ ሁሉ ለም ሆኖ ስለሚታይ ይሄንን ወቅት በጣም እወደዋለሁ

በእጄ መሸመን አላውቅም። ለምን አሁን አሁን ኢትዮጵያውያን ወጣቶች ብዙ በእጃቸው መሸመን አይፈልጉም ማሽን ስላለ ድሮ አያቶቻችን ግን በሽመና በጣም የተካኑ ነበሩ አያቴ መሸመን ትወዳለች። መፍተልም ትችላለች። ጥጥ ትፈትል ነበር ትሸምንም ነበር

የምወደው ሬስቶራንት ሸራተን ነው እዛ ሄጄ ማኪያቶ መጠጣት እወዳለሁ። ከሸራተን በመቀጠል እነ ሳፋሪ ሆቴል። ሳፋየር ሆቴልም በጣም የምወደው ነው። ቦሌ መድኃኒዓለም አካባቢ ያለነው። እንዲህ እንዲህ አይነት ሆቴሎችን እወዳለሁ

ድሮ ድሮ በመንገድ ላይ ምግብ እየገዛው በላ ነበር እንደ ቺፕስ የመሳሰሉትን ምግቦች አሁን ግን አልበላም አልገዛም ምንም አይነት ነገር። ለምን? ለጤናዬ ጥሩ አይደለም የመንገድ ምግብ ብዬ ስለማስብ ከመንገድ ላይ ምግብ መግዛት ትቻለሁ። ልጅ እያለሁ በጣም እጠቀም ነበር። አሁን ትቻለሁ።

መዝገቦችን አስቀምጣለሁ አንዳንድ ነገሮችን መዝግቤ እይዛለሁ ለምን? እንዳርሳቸው ምክንያቱም አሁን መዝግቤ ካልያዝኩ የሆነ ሰዓት ስፈልጋቸው እንዳላጣቸው። መዝግቤ በማስቀመጥ ለምፈልግ ሰዓት እንደማስታወሻ ሆኖ እንዲያገለግለኝ። መዝግቤ አስቀምጣለሁ

ኦ ፍየል ሁሌም እንዳየሁ ነው አሁን ራሱ ሰፈሬ ላይ ወጣ ብል ማት ፍየሎች ማየት እችላለሁ። በአካባቢ ፍየል እንደ ልብ ስላለ ፍየል አይቼ አውቃለሁ። ሁሌም እንዳየሁ ነው በተለይ አንድ ኢትዮጵያዬ ፍየል አይተህ ታውቃለህ ወይ ብሎ መጠየቅ የሚያስቅ ጥያቄ ነው ለምን በየቀኑ በየቦታው በየሰፈሩ ስለሚያይ

ከእንቅልፍ የምነሳው በጣም በጧት ነው። በዚህ በኩል ጎበዝ ነኝ። ለምን ማታ በጊዜ ስለምተኛው ጠዋት ላይ በጊዜ እነሳለሁ። አስፈላጊ ሲሆን ማታ አኩለሌት ራሱ የመነሳት ልምድ አለኝ። ምክንያቱም በጊዜ ነው የምተኛው። ከምሽቱ ሁለት ሰዓት እተኛለው ስምንት ሰዓት ላይ ብትቀሰቅሰኝ በቀላሉ መነሳት እችላለሁ። ከምሽቱ ስምንት ላይ-

አንድ ወንድሜ አሜሪካ አለ አንድ ወንድሜ ደግሞ አውሮፓ ስላለ አስፈላጊ ሲሆን የቪዲዮ ጥሪ ያደርጋለሁ። እነሱ ሲፈልጉ አብዛኛው ግን ከቪዲዮ ጥሪ ይልቅ የድምጽ ጥሪ ነው የማደርገው። እና ግን አንዳንድ ጊዜ ቪዲዮ ጥሪ አድርጌ አገኛቸዋለሁ አወራቸዋለሁ። ወንድሞቼን

መጽሐፍ ባገኘው ሰዓት ሁሉ መጽሐፍ ማንበብ እወዳለሁ መጽሐፍ አነባለሁ በጣም በቀን አንድ ገጽ ሁለት ገጽ አነባለሁ አንዳንዴ ደግሞ እስከ አስር ገጽ ላነብ እችላለሁ። መጽሐፍ ግን በቀን ሁለት ሶስት ጊዜ ገልጬ አነባለሁ።

አዎ የስልክ ካሜራ እጠቀማለሁ ፎቶ ለማንሳት እጠቀማለሁ ለሌሎችም ለአንዳንድ ጉዳዮች ኦንላይን ራሴን ቬሪፋይ ለማድረግም ካሜራ እጠቀማለሁ የስልክ ካሜራ ለብዙ ነገር ይጠቅማል። ስለዚህ ቪዲዮ ለመቅረጽም ፎቶ ለመነሳትም ሁሉ የስልክ ካሜራ እጠቀማለሁ

በእርሳስ ስጽፍ ስለሚጠፋ በብእር መጻፍ እመርጣለሁ የብእር ስጽፍ ስለማይጠፋ። በእርሳስ ከጻፍኩኝ ሲተሻሽ ይጠፋል። በቀላሉ የሚለቅ በመሆኑ የእርሳስ ቀለም እርሳስ አልጠቀምም። እኔ የምጠቀመው በብእር ወይም በስክሪፕቶ ነው። የማይለቅ ቀለም ስላለው

ብዙ ጊዜ ቢሮ ውስጥ ወይም ቤት ውስጥ ሆኜ ስራዬ ስለምሰራ። ፀሀይ ላይ ብዙ አልወጣም። ከፀሀይ ምጠበቀው ቢሮ ውስጥ በመሆን ነው ቤት ውስጥ በመሆን ነው። ውጭ የሚያስኬደኝ ፊልድ የሚያስኬደኝ ነገር ሲኖር ኮፍያ ባርኔጣ። አንዳንድ ጊዜም ጃንጥላ ልጠቀም እችላለሁ

ቤተሰቤ በፍቺ ቤተሰብ ውስጥ ስላደግኩኝ ቤተሰቦቼ እናትና አባቴ ተለያይተዋልና። ኤኒዌይስ አባቴ ሌላ አግብቶ ወልዷል። እናቴም ልጆች አሏት። ብዙ ወንድሞች አሉኝ እናቴም ብዙ ወንድ ልጆች ወልዳለች። አባቴም ወንዶች እና ሴቶች ልጆች ወልዷል

አሰላስላለሁ በእውነት ማሰላሰል አደርጋለሁ አንዳንዴ ጸጥ ብዬ ወደ ማሰላሰል ውስጥ እገባለሁ። ለምን? ቁጭ ብዬ ሳሰላስል መጀመሪያ ያላየኋቸውን ነገሮች ስለማይና ትክክለኛውን መንገድ ትክክለኛውን ነገር ለማድረግ ስለሚረዳኝ አዎን አሰላሰላ

አደባባይ መናገር እችላለሁ እወዳለሁም በዚህ በኩል ጎበዝ ነኝ። በማንኛውም ቦታ ሳልፈራ መናገር እችላለሁ። የአደባባይ ንግግሮች ላይ እናገራለሁ ግን በቤተክርስቲያን አካባቢ ትንሽ ትህትና ስለሚጠይቅ። ዛአካባቢ መናገር እፈራለሁ።

በፍጥነት መተየብ አልችልም ረጋ ብዬ መተየብ ግን እችላለሁ ለምፈልገው እኔ ለምፈልገው ያህል እተይባለሁ በአብዛኛው ግን በጸሐፊ ነው የማጽፈው። እኔ ፈጣን ስላይደለው ፍጥነት የሚፈልጉ ጽሁፎችን በቢሮ የጽሁፍ ሰራተኞች እንዲጻፉ አደርጋለሁ። ራሴ ለትንንሽ ነገሮች ሲሆን ግን ራሴ ተይባለሁ

ሽቶ አልጠቀምም ማለት እችላለሁ በጣም አልፎ አልፎ አንዳንድ ጊዜ ግን ምናልባት እንደ አጋጣሚ ልጠቀም እችላለሁ ሆን ብዬ ሽቶ ገዝቼ ግን አልጠቀምም ሽቶ ኦልሞስት አልጠቀምም ማለት ይቻላል። ለምን በአጋጣሚ ሳገኝ ብቻ ስለምጠቀም

ፎቶዎቼን ድሮ ድሮ ሃርድ ኮፒ ስለነበረ የወረቀት ፎቶዎችን በአልበም ውስጥ አስቀምጣለሁ የወረቀት አልበም ማስቀመጫ ነበረ። አሁን አሁን በጎግል ፎቶ ውስጥ ነው። ሶፍት ፎቶዎቼን የማስቀምጠው። እነሱ ይመቹኛል ለምን? አይጠፋም ፎቶ ኳሊቲውም አይቀንስም ለረጅም ጊዜ የሚቆይ

ፋሃም ያልከኝ ነገር አልገባኝም። ኤኒ ወይስ? በፍም ከሆነ በፍም ማብሰል አውቃለሁ። ያው ፍም ከሰልስ ሲያያዝ ፍም ነው የሚሆነው። ፍሙ ላይ ጥደህ ማብሰል ብዙ ከባድ ነገር ስላ አይደለም። በፍም ማብሰን አውቃለሁ እችላለሁ

የምወደው ቀላል ቀላል የኤሮፒክስ ስፖርቶችን ነው። በጣም አድካሚና ጉልበት የሚጠይቁ ስፖርቶችን አልሰራም። ኤሮቢክስ ያስደስተኛል። ፑሽ አፕም እወዳለሁ ሲት አፕ እወዳለሁ። አንዳንድ ጊዜ ማርሻል አርት እንትኖችንም

የኔ ምርጫ ቡና ነው ቡና ባዶውን ሳይሆን በነ ሽንኩርት አድርጌ መጠጣት እወዳለሁ። ቡናውን። ግን ስኳርም ሆነ ጨው። አልጨመርም ቡና ላይ። ቡና ከተፈላ በኋላ ነጭ ሽንኩርትና እና ቡናው በጣም ስትረስ ውስጥ እንዳይቀጣኝ ነጭ ሽንኩርት ጨምሬ

እጅ መጨባበጥ ባልወድም በጣም የማከብረው ሰው ሲሆን እጁን እጨብጣለሁ እጄን ዘርግቼ አክብሮቴን ለመግለጽ ያህል ግን መጨባበጥ በተለይ ከኮሮና ጀምሮ አልወድም። ለምን? አንዳንድ በሽታዎች እንደሚያጋባ ስለተረዳው መጨባበጥን አልወደውም በእውነት

ስልኬን ባትሪውን የምሞላው ኦልሞስት በየቀኑ ማለት ትችላለህ በቀን በቀን ቻርጅ ላይ እጥዳለሁ እንዲሞላ አደርጋለሁ። ከዛ በኋላ ማታ ነው አክችዋሊ ይሄንን የማደርገው ቀን ላይ ደግሞ እጠቀማለሁ። ስለዚህ በየቀኑ ነው ቻርጅ የምሞላው

ወተት አልጠጣም እርጎ ነው ምወደው እኔ እርጎ እጠጣለው ንጽህ ከሆነ የታሸጉ ፓስቸራይዝድ የሆነው እርጎችን እጠጣለሁ። ትኩስ ወተትን ከጠየከኝ ግን ያረጋ ወተት በጣም ይደብረኛል አልጠጣም። እርጎ ደግሞ በጣም እወዳለሁ እጠጣለሁ እርጎ ብዙ ጊዜ እጠጣለሁ

ማታ ከስራ በኋላ ልብሴን ቀይሬ የቤት ልብስ እለብሳለሁ። ከዛ ከልጆች ጋር እጮኸታለሁ አስጠናለሁ። ልጆችን። እራሴም ሻወር መውሰድ ካለብኝ ሻወር እወስዳለው። አረፍ ማለት ካለብኝ አርፋለሁ። ሌሎች የማነባቸው ነገሮችን አነባ

የሚገርምህ ነገር ከልጅነቴ ጀምሮ የሚገርም ነው። ምንም ቅጽል ስም የለኝም። እኔ የሚገርመኝ ብዙ ጓደኞቼ ቅጽል ስም አላቸው። በልጅነታቸው በተለይ አቡሽ አባ ሚሚ ምናምን የሚባል ስም ነበራቸው። እኔ ምንም አይነት ቅጽል ስም የለኝም። ከልጅነቴም አሁንም

ዴሞዝ የማገኘው በሰላሳ ነው በኢትዮጵያ አቆጣጠር በወሩ የመጨረሻው ቀን ማለት ነው። ከአንድ ጀምሮ እንሰራለን በሰላሳ ይከፈለናል። አሁን ግን በአብዛኛው ወደ ራሴ ስራ ስለዞርኩኝ ከደሞዝ ይልቅ በተለያዩ ኦንላይን ስራዎችን የማገኘው የተሻለ

እኔ ግራኝ አይደለሁም ቀኝ ነኝ በቀኝ እጄ ነው የምጽፈው ቀኝ እጄ ነው የምበላው በቀኝ እጄ ነው ማንኛውንም ነገር የማደርገው። አሁን አሁን ግን ግራእጀ እንዳይደክም እያልኩኝ አንዳንድ ስራወቺን እሰራለሁ። በግራእጀ ፑሻፕ። ያው በሁለቱም እጂ ስለሚሰራ።

ብዙ ጊዜ ንጹህ የሆነ ምንም ሽታ የሌለው ነገር እወዳለሁ። አንዳንዴ አስፈላጊ ሲሆን ግን የሽቶ ሽታ ይማርከኛል። በተረፈ ምንም ሽታ ባይኖር ነው ምርጫዬ የምወደው ሽታ። ውሃ ሽታ ውሃ ምንም ሽታ ስለሌለው ማለት ነው።

አዲስ ነገር ፕሮግራሚንግ እና ኮዲንግ ብማር በጣም ደስ ይለኛል። ከዚሁ ከፕሮግራሚንግ ጋር የተያያዙ ነገሮችን በጣም መማር እፈልጋለሁ። ብዙ ጊዜ ጀምሬ አንዳንድ አለመመቸቶች እስካሁን ግን ማጠናቀቅ አልቻልኩም። አሁን ግን ለማጠናቀቅ እሰራለሁ

ልዩ ችሎታዬ ብዬ የምለው ለነገሮች መፍትሄ በመፈለግ በኩል ጎበዝ ነኝ። ቪዲዮ ኤዲቲንግ ላይ ጎበዝ ነኝ ፎሬክስ ትሬዲንግ ላይ ጎበዝ ነኝ። እነዚህ እነዚህ እንደ ልዩ ችሎታዎቼ ሊታዩ ይችላሉ ብዬ እገምታለሁ

በጠዋት ተነስቼ ወደ ቢሮ ነው የምሄደው። ከዛ ያደሩ ስራዎችን አያለሁ። መሰራት ያለባቸውን እሰራለሁ። ለዛሬ ደግሞ መሰራት ያለባቸውን ነገሮች ወር መመሪያ እሰጣለሁ። አፈጻጸማቸውን እከታተላለሁ። ክፍያዎች ካሉብኝ ክፍያ ፈጽማለው። ጥያቄዎች ካሉ ጥያቄዎችን መልስ

ዜና አላነብም ለራሴ አነባለሁ እንጂ እንደ ዜና በሶሻል ሚዲያ ወይም ደግሞ በሜንስትሪም ሚዲያ ዜና አንብቤ አላውቅም። ለራሴ አንዳንድ ነገሮችን። አዎ ለራሴ አነባለሁ ለራሴ ከሆነ

የድምጽ መልእክት አልፎ አልፎ እልካለሁ በቴሌግራም በዋትሳፕ አንዳንድ ጊዜም በኖርማል ኢትዮጵያ ሚሴጅ እልካካለው። ብዙ ጊዜ ግን መደወልን እመርጣለሁ ከድምጽ መልእክት ይልቅ። ቀጥታ ደውሎ ማውራትን እመርጣለሁ ከድምጽ መልእክትም ከጽሁፍ መልእክትም ይልቅ ደውሎ ማውራት ምርጫዬ ነው

ቀልድ መናገር እወዳለሁ። ብዙ ጊዜ ጆክ እናገራለሁ። ቀልድ በጣም ነው የምወደው። የሚያስቀኝ ነገር ከሆነ ከሰውም የሰማሁትን ለሰዎች መልሼ መናገር አስቃለሁ። ራሴ የሚያየሁትን ነገር በቀልድ መልክ በማቅረብ ስቃለሁ። ሲሪየስ መሆን ሲኖርብኝም ሲሪየስ

ቅርብ ነው ቤቴና ቢሮዬ በጣም ቅርብ ነው ሳይት ሲሄድ ነው ሩቅ ሩቅ ሳይቶች ሊኖሩ ይችላሉ ይችላል። ብዙ ኪሎ ሜትር ሃምሳ ስልሳ አንዳንድ ጊዜም ሁለት መቶ ሶስት መቶ እስከ አራት መቶ ኪሎ ሜትርም ሄጄ ሰርቼ አውቃለሁ። አሁን ግን ቅርብ ቦታ ላይ ነው ሳይት ያለው። ሃምሳ እና ስልሳ ኪሎ ሜትር ላይ ነው

መሬት ላይ መቀመጥ ምንጣፍ አንጥፌ ከሆነ ይመቸኛል ባዶ መሬት ላይ ግን ሳር ያለው ከሆነ እቀመጣለሁ። ዝም ብሎ አቧራማ ቦታ ላይ መቀመጥ አልወድም። ሳር ላይ ከሆነ ደስ ስለሚል እቀመጣለሁ ያስደስተኛል። እዛው የሳሩን ሽታም እየማኩኝ ቁጭ እላለሁ

በድን ቋንቋ የሚባል ቋንቋ እንዳለ አላውቅም ምናልባት ልሳን ማለትህ ከሆነ በልሳን ቋንቋ አምናለሁ ከእግዚአብሔር ጋር መነጋገሪያ ነው ብዬም አምናለሁ። እግዚአብሔር ሲረዳኝም በልሳን እናገራለሁ ግን በድን ቋንቋ ያልከው እኔ አልገባኝም ሌላ ነገር ከሆነ

ታሪክ መንገር እወዳለሁ ያነበብኩትም ይሁን ወይም ደግሞ በዚች አጭር እድሜ የማቃትን ያየሁትን በልጅነቴ አሁን ለማያውቁ ለትንንሽ ልጆች መንገር እወዳለሁ። ያነበብኩትንም በእውነቱ በጣም ነው መላክ በተለይ የኢትዮጵያን ታሪክ ለብዙ ሰው እናገራለሁ አሳውቃለሁ

እቤቴ ምንም አይነት ልዩ የሆነ መቀመጫ የለም የተለመደው መቀመጫ ነው። ወይ በበርጩማ ወይ በወንበር ወይ ደግሞ ሶፋ ወንበር ላይ ነው። ወይም ፎቴ ወንበር የምንለው ላይ እሱ ላይ ነው የምንቀመጠው። የተለየ የሆነ ልዩ የሆነ ምንም አይነት መቀመጫ የለኝም።

የአየር ሁኔታው ደረቅ ፀሀያማ ነው። በጣም ቆንጆ አየር ነው ያለው። ብርድ የለም ዛሬ ሰሞኑን ይበርድ ነበር ዛሬ ግን ምንም አይነት የብርድ ስሜት የለም። ለብ ያለ ሃያ አምስት ዲግሪ ሴንት ግሬድ አካባቢ የሆነ። ቆንጆ የአየር ሁኔታ ነው ያለው የምወደው አይነት የአየር ሁኔታ ነው ያለው ዛሬ

በሳምንት አንድ ቀን ቅዳሜ ቅዳሜ ገበያ እሄዳለሁ በሳምንት አንዳንድ ጊዜ ግን እንደ አስፈላጊነቱ በአዘቦት ቀንም ሰኞ ማክሰኞ ረቡዕ ወይም ሀሙስ አርብ ልሄድ እችላለሁ። በአብዛኛው ግን ቅዳሜ ቅዳሜ ነው ገበያ የሚሄደው። ብዙ ነገርም ገበያው ላይ ስለሚገኝ። ጥሩ አትክልቶች ምኖች የሚገኙት ቅዳሜ ስለሆነ ቅዳሜ ነው የምሄደው።

ያው ቅዳሜ ቅዳሜ ነው የምሄደው ወደ ገበያ ቅድም ተናግሬያለሁ ገበያ በስንት ቀን ትሄዳለህ ለሚለው ጥያቂ መልስ ስሰጥ ቅዳሜ እንደምሄድ ተናግሬያለሁ ቅዳሜ መሄድ የተሻለ ዋጋ ተመጣጣኙ ጋር ዋጋ እቃ ማግኘት ያስችላል። በተጨማሪ ብዙ እቃ ማግኘት ይቻላል። ሌላው ፍሬሽ እቃ ማግኘት ይቻላል ቅዳሜ ሲሆን። ሌላው ብዙ ቫራይቲ የተለያየ አይነት እቃ ማግኘት ይቻላል ቅዳሜ ሲሆን በአዘቦት ቀን እንደዚህ ብዙ አይነት እቃ ስለማይገኝ ብዙ አይነት እቃ ለማግኘት የተለያዩ ነገሮችን ስፈልግ ቅዳሜ ቅዳሜ ነው የምሄደው ብዙ ጊዜ

አካባቢዬን እወደዋለሁ ማለት እችላለሁ በተለይ በጣም ሞቃት ያልበዛበት በመሆኑ ወባና የተለያዩ በሽታዎችም የሌለበት በመሆኑ አካባቢዬን እወደዋለሁ። አዎን አካባቢዬን በጣም እወደዋለሁ። እንደውም በደስታ ነው አየሩን ሁሉ እምምገው

አዎ። ማስተናገድ በሚኖርብኝ ሰዓት በአንድ ጊዜ ብዙ ስራዎችን አስተናግዳለሁ። ለምሳሌ ቤት እያጸዳው አንዳንድ ትምህርቶችን ላዳምጥ እችላለሁ። ሌሎች የሚሰሩ ስራዎችን ልሰራ እችላለሁ። ምግብ ላበስል እችላለሁ ቤት እያፀዳው። በቢሮ ውስጥ ሲሆን ደግሞ የተለያዩ ስራዎችን የወረቀትና ሌሎች ግምገማዎችን አደርጋለሁ። በሳይት ላይም እንደዚህ የተለያዩ ስራዎችን እሰራለሁ። በአንድ

በእውነቱ የኔ ቤተሰብ ምንም ያህል ጊዜ ተሰብስቦ አይቼ አላውቅም። ምናልባት ለቅሶ ሰርግ ላይ ካልሆነ እንዲሁ ሆም ለመመካከር ሲሰበሰብ ብዙም አላየውም የኔም ቤተሰብ። በአጋጣሚም በተለያየ ምክንያት እንደ ሰርግ ባለ ምክንያት ሲሰበሰብ ግን እሰበሰባለሁ። ይሰበሰባል ቤተሰብ

የምወደው እንስሳ ምናልባት ላም እና በሬ የምወድ ይመስለኛል በመቀጠል ውሻም ደስ ይለኛል። ውሻ ሞር ግን ያሳዝነኛል ከመውደድ ይልቅ። ሶ እንደው በመውደድ ደረጃ የምወደው ላሞችን። በሬዎችን አንዳንድ ጊዜም በግና ፍየሎች ደስ ይሉኛል አይ ዶንኖው ስጋቸው ጥሩ ስለሆነ ሊሆን ይችላል። አይ ዶንኖው እንግዲህ እንዴት እንደሆነ አዎ

ትራስ ጭራሽ አልጠቀምም ዝምብዬ ፍላት በሆነ ነገር ላይ ነው ሚተኛው ለምን ሀንገቴን ቀላ ሳረግ ብዙ ጊዜ ምቾት አይሰማኝም ወይ ምቾት አይሰጠኝም። ትራስ። ትራስ ሀንገት መደገፍ አልወድም እንድሁ ዝምብዬ መተኛት ነው ምፈልገውም ምወደዉም። ሶ በዛ መልክ ያው

ዜና ከሜይን ስትሪም ሚዲያ በቴሌቪዥን እከታተላለሁ የኢትዮጵያ ቴሌቪዥን አለ ፍራንስ ቱዌይቲ ፎር እከታተላለሁ ቢቢሲ ሲኤንኤን እከታተላለሁ። በአብዛኛው ግን ከኢትዮጵያ ተለቬዢን ኢቲቪን ነው የምከታተለው። አንዳንድ ጊዜ ኢቢኤስ ኤንቢሲ የመሳሰሉ ኢትዮጵያዊ ቻናሎችንም እሰማለው። እንደ አርትስ ቲቪ ያሉ ብዙ ቻናሎች አሉ ኤኒ ዊይስይ ዜና እማገኝባቸው። ዋናው ግን ኢቲቪ እና ፍራንስ ቱዌንቱ ፎር ነው

ቅሬታዎችን ያው እንደ አመጣቱ አስተናግዳለሁ። አንዳንድ ቅሬታዎች መፍትሄ እና ምላሽ የምፈልጉ ሆነው ሳገኛቸው ምላሽ እሰጣለሁ። ሁል ጊዜ እንደው የቅሬታ ሱስ ኖሮበት ቅሬታ ለሚያቀርብ ሰው ደግሞ እንደማንኛውም ሰው ስልቹ ስለሆንኩኝ ምናልባት ጥሩ ምላሽ ላልሰጥ እችላለሁ።

በጀት ማለት የቤቴን በጀት ከሆነ። አዎ በደንብ አስተዳድራለሁ በቢሮ በኩል ያው ከሚጠበቅብኝ የስራ ድርሻ ከሚጠበቅብኝ ሁኔታ አንፃር ማስተዳደራቸው ነገሮች አሉ። የበጀት የብር ጉዳይ ባይሆንም። ኢትዮ ውስጥ ያለውን ደሞዝ ግን በአግባቡ በጀቱን እኔ በአግባቡ ለማብቃቃት እና ለወሩ እንዲበቃ በማድረግ አስተዳድራለሁ

ብዙ ጊዜ የምተኛው በጊዜ በሚባል ሰዓት ነው በጊዜ ነው የምተኛው። ሶስት ሰዓት እተኛለሁ አንዳንዴ ሁለት ሰዓትም ልተኛ እችላለሁ። ግን በአጠቃላይ ካየኸኝ ሁለት ተኩል ሶስት ሰዓት እተኛለሁ። ከዛ ተነስቼ ማታ አነባለሁ ወይም ደግሞ በሌሊት እነሳለሁ። ሶ በጊዜ መተኛቴን እወደዋለሁ። ለምን ለብዙ ነገር ስለሚጠቅመኝ በጊዜ እንድነሳ ጠዋት በጠዋት እንድነሳ ስለሚረዳኝ። ማታ ብዙ ሳላምሽ ነው የምተኛው በጊዜ

በቀን ብዙ ውሃ እምጠጣ ይመስለኛል በኩባያ እስከ አምስት ስድስት ኩባያ ውሃ ጠጣለው ፈልቶ የቀዘቀዘ ውሃ በጠማኝ ሰዓት ሁሉ ጠጣለሁ አንዳንድ ጊዜ ሳይጠማኝም ስለምጠጣ ብዙ ውሃ አቭሬጅ ሰው መካከለኛ ብዙ ጊዜ ኢትዮጵያውያን ከሚጠጡት እኔ በብዛት እጠጣለሁ

ዳቦ የገብስ ዳቦ እወዳለሁ። የስንዴ ዳቦ አይመስጠኝም። ጨጓራዬ ስለማይስማማም ብዙ የስንዴ ዳቦ አልመርጥም። አንዳንድ ጊዜ ግን የስንዴ ዳቦ እበላለሁ። የገብስ ዳቦ እበላለሁ። አሁን አሁን ግን ዳቦ አቁሜያለሁ።

እሺ ማቅረቢያ ማድረግ ትችላለህ? ያልከኝ አይ ዶ ኖ ምግብ ማቅረቢያ ከሆነ እችላለሁ አዎ ምን ማቅረቢያ እንደሆነ አላቅም ያልከኝ። የተለያዩ ማቅረቢያዎችን ነጥለ ብትጠይቀኝ ይሄ ማቅረቢያ ብዬ ልነግርህ እችላለሁ። አሁን ግን ብዙም ግልጽ አይደለም ጥያቄ

የምወደው መጽሐፍ ወደ አማርኛ የተተረጎመ ግን መጀመሪያ በእንግሊዝኛ የተጻፈ መጽሐፍ ነው። እሱም የሲድኒ ሼልደን መጽሐፍ ነው። ዘዱንስ ዴይ ኮንስፓሬስ የሚል መጽሐፍ። እሱን መጽሐፍ እወደዋለሁ ከአማረኛ ከሀገሬ። ደግሞ ፍቅር እስከ መቃብር ኦሮማዊ የባህሉ ግርማን እሱን ወደዋለው ፍቅር እስከ መቃብር የአዲስ አለማየሁ ነው። ሌሎችም የምወዳቸው መጽሐፍት አለው አክቹሊ

የዝናብ ውሃ አልሰበስብም። የቧንቧ ውሃ ስላለ መሰብሰብ አያስፈልገኝም። የዝናብ ውሃ ብሰበስብም ምንም የማደርገው ነገር ስለሌለ የ ዝናብ ውሃ አልሰበስብም። ከቧንቧ ቀድቼ ነው አፍልቼ ለመጠጥ የምጠቀመው ወይ ለልብስ አጠባብ ቧንቧውን ቀጥታ እጠቀማለሁ

እኔ ብዙ ጊዜ የምመርጠው በቤት ውስጥ መሆን ነው በውጭ መሆን አያስደስታይም። ቤት ውስጥ ሆኜ የምሰራውን ስራ መስራት እመርጣለሁ ውጭ ከመዞር ይልቅ። አንዳንድ ጓደኞቼ በጣም ውጪ መሆን ይመርጣሉ እኔ ግን በቤት ውስጥ መሆን ነው ምርጫዬ። በጣም የቤት ምርጫ ነው ያለኝ።

ስራዬ ኮንስትራክሽን በመሆኑ ወደተለያየ ቦታዎች እጓዛለሁ። ከከተማው ውጭም ከከተማ ወደ ሌላ ከተማም ከገጠር ወደ ከተማም ከከተማ ወደ ገጠርም። ሳይት ወዳለበት ወይም የስራ ቦታ ወዳለበት ሁሉ እጓዛለሁ። ስራዬን ሰርቼ ደግሞ እመለሳለሁ

ከባህላዊ ምግቦች ክትፎን እመርጣለሁ። እና ዶሮ እንመርጣለሁ። ኢትዮጵያዊ ባህላዊ ምግቦችን እንደጠየከኝ ተስፋ አለኝ። ክትፎና ዶሮ ምርጫዎቼ ናቸው። መጀመሪያ በመቀጠል ቁርጥ ስጋ በጣም የኢትዮጵያ ባህላዊ ምግብ ነው። እሱን ደግሞ በከፍተኛ ሁኔታ እወዳለሁ

በፍጹም የማንቂያ ሰዓት አልጠቀምም በጊዜ ስለምተኛ ማንቂያ ሰዓት አያስፈልገኝም ራሴ እንቅልፌን ስለምጨርስ በምፈልገው ሰዓት ሁሉ የመነሳት ችሎታ አለኝ። ማታ እኩለ ሌሊትም ቢሆን በቀላሉ የመነሳት አቅም አለኝ። ስለዚህ ማንቂያ ሰአቶችን አልጠቀምም ሊረብሹኝም አልፈልግም

ብስክሌት እጋልባለሁ አዎ ግን ብስክሌት የለኝም አንዳንድ ጊዜ ተከራይቼ ብስክሌት እነዳለሁ። በደንብ ያስደስተኛል። ብስክሌት አሁን በተለይ በኮሪደር ልማት የተነሳ ብዙ የብስክሌት መንገዶች ስለተሰሩ። እነዳለሁ ብስክሌት።

ሰንደል ስትል ሰንደል ጫማውን ከሆነ አዎ ቤቱ ውስጥ ሲሆን በደንብ እለብሳለሁ ለውጭ አልጠቀምም። ሰንደል ትለኩሳለህ ወይ ከሆነ ጥያቄ? አዎ የሰንደል ሽታ ደስ ስለሚለኝ አንዳንድ ጊዜ ለኩሼ ይጠቀማለው። ከዛ ውጭ ነጠላ ጫማ ከሆነ ሰንደል ማለት ያልከኝ? አዎ ሰንደል እለብሳለሁ ቤት ውስጥ በአብዛኛው ሰንደል ነው ምለብሰው።

ትርፍ ጊዜ ማሳለፊያዎቼ እኔ ብዙም በትርፍ ጊዜ ከቤት ውጭ አልወጣም ያው ቤት ቁጭ ብዬ መጻፍ ነው ማነበው መጻፍ ማንበብ በጣም የሚያስደስት ስለሚያስደስተኝ። ቁጭ ብዬ አነባለሁ ይኸው ነው። እኔ ሌላ ስፖርት ላይም ብዙ ውጭ ወጥቼ እንትን አይደለም ቤቴ ነው እንዲሁ ኤሮፒክስ ጅምናስቲክ ከሰራሁ። በቃ ይሄው ነው።

ፀሀይ ስትጠልቅ መመልከት እወዳለሁ ማለት እችላለሁ ግን ብዙ ጊዜ አላይም ወጥቼ እውነት ለመናገር እወዳለሁ ማለት ብዙ ይስበኛል ማለት አይደለም ወይም ብዙ እናፍቃለሁ ፀሀይ ስትጠልቅ ለማየት አይደለም አልፎ አልፎ አያለሁ።

እቃ ቁጥጥር አደርጋለሁ በስራ ቦታም በቤት ውስጥም በቤት ውስጥ ብዙ ላላደርግ እችላለሁ ግን በስራ ቦታ በደንብ እቆጣጠራለሁ። ምክንያቱም የጎደለ እቃ ካለ ለኪሳራ ሊዳረግ ስለሚችል። የግድ ቁጥጥር ሳደርግ እነሱም በስነልቦና ጫና ስለሚያልፍባቸው እቃውን በጥንቃቄ ይጠብቃሉ። ካልተቆጣጠርኩ ሊባክን ሊጠፋ ይችላል። እቃ በምንቸገረኝነት የሚቆጣጠር የለም። በሚል እቃ ሊጠፋ ይችላል ስለዚህ ቁጥጥር አደርጋለሁ

ስማርት ፎን በደንብ ነው የምትጠቀመው። አሁን እራሱ ይሄን ካንተ ጋር የማወራውን የምሰራውን ስራ የምሰራው በስማርት ፎን ነው። ስማርት ፎን የዘመኑ አሪፍና ምርጥ ነገር ነው። ስለዚህ አብዛኛውን ነገር የምንሰራው እንደውም በስማርት ፎን አሁን ከኮምፒውተርም ወደ ስማርት ፎን እየመጣ ነው ብዙ ነገር።

ከጠየከኝ ማንኛውንም ዜና ከሆነ ከሜይኒ ስትሪም ሚዲያ ቴሌቪዥን እከታተላለሁ ሬዲዮም እሰማለሁ አንዳንዴ በአብዛኛው ግን የቴሌቪዥን ዜናዎችን እከታተላለሁ። ይሄን ዜና ስለዚህ ዜና ከሆነ የጠየከኝ አንተ አሁን ስለሰጠኸኝ ስራ ከሆነ የጠየከኝ ከዩቲዩብ ነው የሰማሁት። አንድ ወዳጄ ነው ዩቲዩብ ላይ የነገረኝ

የምወደው ከቀን ውስጥ ጠዋት ገና ከእንቅልፌ እንደተነሳሁ ያለን ሰዓት በጣም እወዳለሁ። ለምን ጥሩ ስሜት ላይ ሆኜ ነው የምነሳው። እንቅልፍ ጨርሻለሁ አቅሜ ጥሩ ነው ብርቱ ሆኜ ነው የምነሳው። ስለዚህ በዛ ሰዓት ውጤታማ ስራን መስራት እችላለሁ። በደንብ ማስታወስ ነገሮችንም እችላለሁ። ውጤታማ በሆነ አፈጻጸሜ ጥሩ በሆነ ሁኔታ ስራ ልፈጽምም ስለምችል ከእንቅልፌ እንደተነሳው ጠዋት ላይ ከቀኑ ውስጥ የምወደ ያንን ሰዓት ነው

ልብሴን በሳምንት አንድ ቀን አጥባለሁ። የቆሸሹ ልብሶችን በሙሉ ሰበስብና ሳምንት ቅዳሜ ቅዳሜ ልብስ አጥባለሁ። ከስዓት በኋላ እረፍት ታደርጋለህ? ለሳምንት አንድ ቀን ነው ልብሴን ማጥብው። ማጠቢያ አሁን ስለተበላሸብኝ በእጄ ስለሆነ። በሳምንት አንድ ቀን አጥበለው ማጠቢያ አለ ጊዜ ግን አንዳንዴ በሳምንት ሁለትቀንም ላጥብ እችል ነበር። እችላለሁ አጥብም ነበር

ጢም አላቆይም ቶሎ ቶሎ ነው ምላቸው ጢሜ አጭር ነው እንደምታየው እና ባቆየው ኖሮ በጣም ያድግ ነበር ግን ስለማላቆየው ቶሎ ነው። ስም ምላቸው። ጢሜ አጭር ነው። አላቆይም ጢሜን ጢም አልወድም ሲጀመር ጢም አጎፍሮ መሄድ እኔ አይመችኝም

መታጠብ ትወዳለህ ብለኛል ሳህኖችን ማጠብ ትወዳለህ? ይመስለኛል ጥያቄ ሳህኖችን ማጠብ እወዳለሁ፤ ከበላሁ በኋላ አንዳንድ ጊዜ አጥባለሁ። ግን ብዙ ጊዜ እናቴ ስለምታጥብ ሳህን እኔ አላጥብም፣ እናቴ ከሌለች ግን እኔ አጥባለሁ።

ምን አይነት ስልክ ስትል ብራንዱን ነው? አይፎን ነው አንድሮይድ ነው ለማለት ነው ኦፕሬቲንግ ሲስተሙን ነው? ተች ነው ወይስ ኪቦርድ ነው? ምንድነው የጠየከኝ ጥያቄ ግልጽ ቢሆን አሪፍ ነበር። ኤኒዌይስ ኦፕሬቲንግ ሲስተሙ አንድሮይድ የሆነ ስልክ እጠቀማለሁ። ተች ስክሪን የሆነ ስልክ እጠቀማለሁ። ብራንድ ከፈለክም ዜድ ቲ ኢ ነው

በዚህ ቅዳሜና እሁድ ቅዳሜ ለት ልብሴን አጥባለሁ እሁድ እለት ቤተክርስቲያን እሄዳለሁ። ከልብስ አጠባ በኋላ እረፍት አደርጋለሁ ልተኛ እችላለሁ። እሁድ ከቤተክርስቲያን በኋላ ወይ ላርፍ እችላለሁ ወይ ዘመድ ጥየቃ እሄዳለሁ። ወይም ሚኒስትሪቭ ሚዲያ እከታተላለሁ። እንደ ሁኔታው ነው።

ትኩስ ወተት ከሆነ አልጠጣም ይደብረኛል እርጎ ምናልባት እጠጣ ይሆናል። እርጎ ነው የምጠጣው። እንጂ ወተት በተለይ አሁኑኑ የታለበ ወተት ሽታው ራሱ አይመቸኝም። እርጎ ግን በደስታ የምጠጣው መጠጥ ነው። ስለዚህ ከወተት እርጎን እመርጣለሁ። እርጎ የሆነውን የወተት አይነት እመርጣለሁ። በጣምም ያስደስተኛል። አወፋፈሩም በጣም ምርጥ ነው እርጎ። ትኩስ ወተት ቀጭንም ስለሆነ አልወደውም።

ጭንቀት ሲሰማኝ በእውነቱ የአካል እንቅስቃሴ አደርጋለሁ ሌላውም ምግቤን እቆጣጠራለሁ። አላስፈላጊ ሊያስጨንቁኝ የሚችሉ እንደ ሻይ፣ ስኳር፣ ዘይት አይነት ነገሮችን አስወግዳለሁ በምላሹ ሊያዝናኑኝ የሚችሉ ጥሩ ስሜት የሚፈጥሩብኝን ምግቦች እመገባለሁ ለምሳሌ እንደ አቮካዶ፣ እርድ ያለው የዶሮ ስጋ የመሳሰሉትና ከአሳ የተሰሩ ምግቦችን እመገባለሁ።

ሌሎችን ማበረታታት እችላለሁ። አዎ እወዳለሁም አክችዋሊ ለምን ሰዎች ሲበረታቱ የደከሙ ይነቃቃሉ ያዘኑም ይነቃቃሉ ይበረታሉ ደግሞ የሰነፉም ሰዎች ሞራል እንዲያገኙ አበረታታለሁ። ወይ የፈሩ ሰዎችንም በማበረታታት የሚፈልጉትን ወይም የምንፈልገውን ስራ እንዲሰሩ አነሳሳለሁ ወደኋላ እንዳይሉ አደርጋለሁ

ዶቄ የሚለው ነገር በእውነት አልገባኝም። የሆነ ሆኖ መፍጨት እኛ ሀገር የሴቶች ስራ ነው። ኢትዮጵያዊ መፍጨት ብዙ ነው ወንድ ሆኖ አይችልም ሴቶች። አሁን አሁን ዘመናዊ የሆነ ሴቶቹም ቢሆን በወፍጮ ነው እንጂ ሚያስፈጩት በእጁ ሚፈጭ። ሴትም ሆነ ወንድ በአብዛኛው የለም። አልፎ አልፎ ቅመማ ቅመሞች። በእጅ ሊፈጩ ይችላሉ በሙቀጫ ወይም በአነስተኛ የድንጋይ የእጁ ወፍጩ ሊፈጩ ይችላል። ከዛ ውጭ አንፈጭም። ስለዚህ ነው መፍጨት አላት